አዎ ወደ ሱቅ ከመሄዴ በፊት የምቀ የምገዛውን የእቃ ዝርዝር ጽፌ ነው የሚሄደው ምክንያቱም እዛ ከሄድኩ በኋላ ማለት የምፈልገውን ትቼ የማልፈልገውን ነገር ልገዛ እችላለሁ ልገዛ እችላለሁ ምክንያ አን ስለዚህ ነው። የእቃ ዝር ጽፌ የምወጣው። ያው ብዙ ጊዜ ሰዎች የእቃ ዝርዝር ሳይጽፉ ወጥተው። ከሚፈልጉት እቃ ውጪ ገዝተው ይመጣሉ ወይም ደግሞ እቤት የሌላቸውን ነገር ትተው ያላቸውን ድጋሚ ገዝተው ይመጣሉ ይ። የእቃ ዝርዝር መጻፍ ከብዙ በብዙ መንገድ ላእንተን የሚያድን ነገር ነው። ለምሳሌ ሌላ እቃ ተጨማሪ ወጪ ከማውጣት እና እንደገና ደግሞ ተጨማሪ አላስፈላጊ የሆነም እቃ ገስተህ እንዳትመጣ ይረዳሃል። የምትፈልጋቸውን ነገሮች ዘርዝረክ ከጻፍክ በኋላ ብትገዛ ብ በብዙ መንገድ ሰው ይጠቀማል። እኔ የማረገው ግን ሁል ጊዜ ሱቅ ከመሄዴ በፊት የምገዛውን እቃ ዝርዝር አወጣለሁ። ከዛ ዝርዝሩን ካወጣሁ በኋላ ምን ያህል ነው የሚያስፈልገኝ? ለምሳሌ ቤት ውስጥ አነስተኛ የሆነ ቡና ካለኝ ያንን ቡና ላይ ጨምሬ ለዚህን ያህል የሚሆነኝ ቡና ብዬ ኪሎውንና እቃ ዝርዝሩን ጽፌ አንድ ላይ እሄዳለሁ። ከመሄዴ በፊት ደግሞ ምን ያህል ገንዘብ ነው የሚያስፈልገኝ የሚለውንም ማወቅ አለብኝ። አሁን ዝርዝር ብቻ መጽሐፍ ሳይሆን የሚያስፈልገኝንም የብር መጠን ማወቅ አለብኝ። የሚያስፈልገኝን የብር መጠን ለማወቅ የምገዛውን መጠን ደግሞ ማወቅ ያስፈልጋል። ስለዚህ ያለኝን ነገር ወይም ደግሞ እቤት ያሉኝን ነገሮች ትቼ የሌሉኝን ነገሮች ገዝቼ ለመምጣት እና መጠናቸውን በማወቅ የምፈልግ የሚያስፈልገኝን ብር መጠንም ደግሞ በዛውም ማወቅ ያስፈልጋል። ስለዚህ ይሄ ጥቅሙ በጣም ጥሩ ብዙ ነው። ምክንያቱም አ ለምሳሌ ሱቅ ሄደህ ዝርዝር ካልያዝክ ልትረሳ ትችላለህ። እንደገና ደግሞ ተጨማሪ ሌላ ጭማሪ ገዝተህ ልትመጣ ትችላለህ። ያል የፈለከውን ሳይሆን ያልፈለከውን መግዛት ትችላለህ ብዙ ልትገዛ ትችላለህ አላስፈላጊ። እቤት ውስጥ እያለ ተጨማሪ ሌላ ደግሞ እንደገና ብዙ ገዝተህ ደግሞ ልትመጣ ትችላለህ። ስለዚህ ይሄ ደግሞ ኪሳራ ውስጥ አላስፈላጊ ወጪ ውስጥ ይዳርጋል። እና ብር ደግሞ ለሌላ ነገር ልትጠቀምበት ትችላለህ። ስለዚህ በተቻለን መጠን ወደ ሱቅ በምንሄድበት ጊዜ ምን ማድረግ አለብን? ዝርዝሮችን ማውጣት ምን ያህል ኪሎ እንደሚያስፈልገን ከዛ በኋላ ደግሞ ምን ያህል ብር ያስፈልገናል። የሚለውን ነገር አውቀን ከዛ በኋላ ብራችንን ካልኩሌት ካደረግን በኋላ ወይም ሂሳባችንን ከሰራን በኋላ ወደ ሱቅ መሄድ አለብን። አለበለዚያ ለኛም ሆነ ለቤተሰባችን ል ምን ያደርግብናል ኪሳራ ይዞብን ይመጣል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ብዙ ሰዎች ግን ከልምዴ የኔ ልምድ እንደዛ ነው ብዙ ሰዎች ግን ምን መሰለህ? የራሳቸውን ዝርዝር ሳይጽፉ ወደ ሱቅ ይሄዱና የማይፈልጉትን ነገር ገዝተው ይመጣሉ። ወይም ደግሞ ተጨማሪ ሌላ እቤት ያላቸውን እቃ ጭማሪ ገዝተው ይመጣሉ። የሚበላሽ እቃ ሊሆን ይችላል። የማይበላ እቃ ሊሆን ይችላል የማይበላ ምግብ ሊሆን ይችላል። ስለዚህ በተቻለን መጠን የምንፈልገውን ነገር ዝርዝሩን ጽፈን በአግባቡ መሄድ አለብን ማለት ነው። ይህ የሰለጠኑ ሰዎች አካሄድ ነው። በተቻለ መጠን ዝርዝሮችን ጽፈን ስንሄድ ከኪሳራ ራሳችንን እናድናለን። እንዳንከስርም ደግሞ ይሆናል ማለት ነው። እኔ የምለው ይሄንን ነው። ሰዎችም በዚህ መንገድ ቢጠቀሙ እና ራሳቸውን ከኪሳራና ካለአስፈላጊ ወጪ ቢያድኑ ብዬ እላለሁ። እና ለሰዎችም ደግሞ እንደዚህ አይነት ነገር ስያጋጥምህ መምከር መቻል አለብን። ለምሳሌ ሰዎች ዝርዝር ሳይጽፉ ሲሄዱ ዝርዝር እኮ መጻፍ ጥሩ ነው። እንደዚህ እንደዚህ ጽፋችሁ ስትሄዱ ከኪሳራም ሆነ ካላአስፈላጊ ወጪ ትድናላችሁ ብሎ ለሰዎች ማስተማር። አስፈላጊ ነው። ምክንያቱም ዝርዝራችንን ስንጽፍ ነው ወጪያችንንም እንደገና ደግሞ ያለንንም እቃ በቤታችን ያለውንም እቃ የምናውቀው ስለዚህ በተቻለን መጠን ምን ማድረግ አለብን። ዝ ዝርዝር መጻፍ አለብን ዝርዝር መጻፍ ለብዙ ነገር ይጠቅማል። ወጪያችንን ለማወቅ ይጠቅመናል እና ሌሎችንም ነገሮች ለማወቅ ይጠቅመናል። እና ይሄን ጥያቄ ስላጠየከኝ በጣም አመሰ

ቅጽል ስም አለ ብለህ ለጠየከኝ ጥያቄ አዎ ቅጽል ስም አለኝ ቅጽል ስሜ እሙዬ ይባላል እሙ እሙ ገላ። ይባላል እና ቅጽል ስም አለኝ አዎ ብዙ ሰዎች በቤታቸው ያው ቅጽል ስም አላቸው። በቤታችን ስም የለንም የሚባለው እንደዛ ነው። ስለዚህ ቅጽል ስም ያው ቤት ውስጥ ሰዎች ምን ያህል እንደሚወዱህ ለመግለጽ የሚጠቀሙበት ነው። እና ቅጽል ስም በተለያየ ቦታ ላይ የተለያየ አይነት ቅጽል ስም አለ። የኔ ቅጽል ስም ግን እሙዬ ይባላል። እሙዬ ማለት ልክ እንደ እናቴ እናቴ እንደ ማለት ነው። እና ይሄንን ደግሞ ስም እስከ ዛሬ ድረስ ብዙ ሰው ይጠቀምበታል እንደውም ከዋናው ስሜ ይልቅ ብዙ ጊዜ የሚጠቀሙት በዚህ በቅጽል ስሜ ነው። ቤተሰብ አካባቢ ስፔሻሊ በተለይ የሚጠቀሙት በዚህ በቅጽል ስሜ አሞዬ በሚለው ስለዚህ በቅጽል ስም ስትጠራ? ምን ይሰማሃል መሰለህ ያው የፍቅር አይነት ስሜት ሰዎች ምን ያህል እንደሚወዱህ ለመግለጽ ሲፈልጉ ነው። ቅጽል ስም ሚያወጡልህ እና ወይም ደግሞ አንተን የሚገልጽ አንተን የሚገልጽ የሚገልጽ ይሆናል። አንዳንድ ጊዜ ፊትህንም መልክህንም የሚገልጽ ይሆናል እና ስለዚህ ቅጽል ስም ብዙ ሰዎች ቅጽል ስም አላቸው። ግን አወጣጡ የቅጽል ስም አወጣጡ አንደኛ ያው በልጅነታቸው ሊወጣላቸው ይችላል። ሁለተኛ ካደጉ በኋላ በጓደኞቻቸው የሚወጣላቸው አለ ደግሞ በስራ ቦታ በሁኔታቸውን ያሰራ የስራቸውን ሁኔታ ጠንካራ ከሆኑ ደካማ ከሆኑ የእነሱን የሚገልጽ ነገር ይወጣል። ሌላኛው እንዳልኩህ ቅድም በጓደኞቻቸው በጣም አሪፍ አሪፍ ልጅ ከሆንክ ጥሩ የሆነ ስነምግባር ካለክ ምናምን ሌላኛው ስምህን የራሱን ስም ራሱ በማ እንትን በማለት በማቆላመጥ ደግሞ በዛው እንትን ሊወጣልህ ይችላል። ቀጽል ስም ሊወጣልህ ይችላል ስለዚህ መንገድ ቅጽል ስም ሊወጣልህ ይችላል። ያው ቅጽል ስም በአለም ላይ የታወቀ ነው አንተ ብቻ እዚያ እኛ ሀገር ብቻ ያለ ነገር ሳይሆን በብዙ ሀገር ላይ ቅጽል አለ። ግን የኛ ሀገር የሚለየው በቃ ሰው ሁሉ የራሱን የሆነ ቅጽል ስም ሊያወጣልህ ይችላል። አውድዬ ምናምን እሙ ቲቲዬ ምናምን እያለ ሊጠራቅ ይችላል። ምክንያቱም እንደ አንተ ተግባባት ባርች የሚልም ሊኖር ይችላል ቀዩ የሚልክ ሊኖር ይችላል እና ቦታ ላይ የተለያየ ቅጽል ስም ሊኖርክ ደግሞ ይችላል። እኛ ሀገር እንደውም ምን ይባላል መሰለህ ስም የለኝም በቤቴ ይባላል። ሰው ስም ስም ብዙ ነው። ማለት እናትዬ ምናምን እንደዚህ ምናምን ሊሉክ ይችላሉ። እና በጣም ብዙ አይነት ስም ሊሰጥክ ይችላል እና ይሄ ደግሞ ልክ እንደ ቅጽል ስም ያገለግልሃል ማለት ነው። ስለዚህ ምግባርህን ስራህን ደግሞ መልክክን እንደገና ደግሞ ያው በልጅነትህ ደግሞ ቤተሰብ የሚያወጣልህ ስም ሊኖር ይችላል። እና እነዚህን ስሞች እኔ ደስ ይሉኛል እወዳቸዋለሁ። ምክንያቱም ያው በመካከል በሰዎች መካከል ያለውን ፍቅር ተግባቦት ይጨምራል እንደገና ደግሞ መከባበርን እንደገና መዋደድን ያሳያል። እና ቅጽል ስም በጣም ጥሩ ነው። ምክንያቶቼ ደግሞ ከ ቅድም የዘረዘርኳቸው ምክንያቶች ናቸው ሰዎች በመካከላቸው ፍቅር እንዲኖር የሚያደርግ ከሆነ ቀጽል ስም በጣም ጠቃሚ ነው ማለት ነው። ስለዚህ ብዙ ጊዜ ሰዎች የሚወዱትን ሰው በቀጽል ስም ነው የሚጠሩት በጣም የሚያወዱትን ሰው። ስለዚህ ቅጽል ስም በሰዎች መካከል ያለውን መስተጋብር ይጨምራል። ፍቅርን ይጨምራል። እንደገና ደግሞ ሰውየውንማ ሰውየውን ራሱ የ ማለት የስሙ ባለቤት ራሱ ለሰዎች ያለው አመለካከት ጥሩ ይሆናል። ስለዚህ ቅጽል ስም ቢኖራችሁ ወይም ቢኖረን በጣም ጥሩ ነው። ሌላው ከአንዳንድ ጊዜ ከሰዎችም ለመደበቅ ሊሆን ይችላል። እንደዛ አይነትም ጥቅም አለው ምክንያቱም አንተ በዋና ስምህ እየተፈለክ ካለ በቅጽል ስምህ መኖር ትችላለህ

አዎ የመንገዴን ስም አውቀዋለሁ የመንገዴ ስም ገንደጋራ ይባላል ገንደጋራ ይባላል እና ያው የተለያዩ ሰፈሮች መንገዶች ያው ስም አላቸው። እና እና አንዳንድ ስሞችን አብረን የኛ ግን ገንደጋራ መንገድ ይባላል ገንደጋራ መንገድ ይባላል። እና ምንድነው? መሰለህ መንገዶች ያው ስም አሰያየማቸው አንደኛ በሰፈር ይሰየማሉ። ሌላኛው ደግሞ በሰው ስም ይሰየማል። እንደገና ደግሞ በምን ይሰየማል በአቀማመጡ ይሰየማል። ስለዚህ እንደዚህ አይነት መንገዶች መንገድ ሲሰየም በቀላሉ መንገዱን ሰዎች በቀላሉ እንዲለዩት ይሆናል ማለት ነው። ስም ሲኖረው ስለዚህ የኔ መንገድ የኛ እምኖርበት መንገድ ወይም የመኖሪያ ቤታችን መንገድ። የመንገዴን ስም አውቃለሁ ስሙ ደግሞ ምንድነው ገንደጋራ ይባላል። ሌላ ደግሞ ያው በአባካውያችን ብዙ የስም አይነቶች አሉ ለምሳሌ እኔ በምኖርበት ሀገር ውስጥ ያለው ያሉት መንገዶችን አለፍ አለፍ እያልኩኝ እነግርሃለሁ። ለምሳሌ የ አንደኛ መንገድ የሚባል አለ። አንደኛ መንገድ እንደገና ደግሞ መንገድ የሚባል አለ ሶስተኛ መንገድ። እንደገና ደግሞ ወደ ላይ ወደ ቦሌ የቦሌ መንገድ አለ። እንደገና ዜሮ አራት መንገድ አለ። የ ወደ ላይ ደግሞ ስትወጣ ወደ ገበያ መሄድ ስትፈልግ ደግሞ የአሥራ ሰባት መንገድ አለ። እንደገና ደግሞ ወደ ወይ የአዲስ አበባ መንገድ የሚባል አለ። እንደገና ደግሞ ፒኮክ መንገድ አለ። በጣም ብዙ መንገዶች ነው ያሉት እንደገና ደግሞ አመዴ መንገድ አለ። ወደ ላይ ደግሞ ጁዋር አደባባይ መንገድ አለ። ስለዚህ በጣም ብዙ መንገዶች ነው ያሉት እንደገና በዛኛው በኩል ደግሞ ስትሄድ በምዕራቡ ወደ የስላሴ መንገድ አለ። ወይም ደግሞ ገንደሃራ መንገድ ይባላል። እሱኛው ደግሞ እና ብቻ መንገዶች በጣም ብዙ መንገዶች ናቸው ያሉት። ስለዚህ እነዚህ መንገዶች ደግሞ ማንኛውም ሰው ከፀጉረ ልወጥም ሆነ የሀገሬው ሰው ሲመጣ ወይም አካባቢውን ለማየትም ሆነ ለመጎብኘት ሲመጣ በቀላሉ ሰዎች የመንገዳቸውን ስም በመናገር በቀላሉ ሰዎች ከቦታ ወደ ቦታ መንቀሳቀስ እንዲችሉ ይረዳቸዋል ማለት ነው። ይህ ደግሞ አንደኛ በካርታ ላይ ለማስቀመጥ ቀላል ይሆናል። ስም ካላቸው መንገዶቹ ስም ካላቸው በቀላሉ ለምሳሌ ጎብኚዎች ወይም ደግሞ ሊጎበኙ ሀገር ሊጎበኙ የሚመጡ ከውጭ ሀገር የሚመጡ ሰዎች በቀላሉ ካርታቸው ላይ በማየት የት ቦታ እንዳሉ በቀላሉ ማወቅ ይችላሉ ማለት ነው። የመንገድ ስሞች ጥቅማቸውን ሰዎች በቀላሉ ከቦታው ወደ ቦታ እንዲቀሳቀሱ ነው የሚረዳቸው። ሰውየው የት ነው ያለው ቀጥሎስ ወዴት መሄድ ይችላል። አጭሩ መንገድ የቱ ነው? የሚለውን ነገር ለማወቅ የመንገድ ስያሜ በጣም አስፈላጊ ነው። ስለዚህ የመንገድ ስያሜ በአንድ ከተማ ውስጥ ካለ መንገዶቹ የሚታወቁ ከሆነ በካርታ ላይ የሰፈሩ ወይም ደግሞ ትክክለኛ እውቅና ያላቸው መንገዶች ከሆኑ በቀላሉ ሰዎች ከየትኛውም አለም ሰውየው ቢመጣ በቀላሉ እዛ ሀገር ላይ እንዲንቀሳቀስ ይረዳዋል። ስለዚህ መንገዶችን በስም መሰየም በጣም በጣም አስፈላጊ ነው። እና ጠቀሜታውም ደግሞ የጎላ ነው። ምክንያቱም ሰዎች ሲመጡ ምንም አይነት ጭንቀትም ሆነ መደናበር መጨናነቅ ሳይኖርባቸው ቀጥታ ካርታቸውን በማየት ብቻ ወይም ደግሞ የመንገድ ካርታቸውን በማየት ብቻ መንገዳቸውን በቀላሉ መለየት ይችላሉ ማንንም ሳይጠይቁ ከቦታ ወደ ቦታ መንቀሳቀስ ይችላሉ። ስለዚህ ይሄ ደግሞ ሰዎች ከቦታ ወደ ቦታ ሲንቀሳቀሱ እንዳይረበሹ የት እንዳሉ እንዲያውቁ በቀላሉ ከዚህ ጋር ተነስተው የት ቦታ የሚሄዳቸውን እንዲያውቁ ይረዳቸዋል ማለት ነው። ስለዚህ ሰዎች በቀላሉ እንዲንቀሳቀሱ ከረዳቸው ደግሞ የመንገድ ስያሜ በጣም በጣም አስፈላጊ ነው ማለት ነው። ስለዚህ መንገዳችሁን ማንኛውም ከተማ ሲቋቋም ምን መሆን አለበት የመንገድ ስያሜዎችን መጀመሪያ ማውጣት አስፈላጊ ነው። ምክንያቱም ስያሜዎች በቀላሉ እንድናውቃቸው ስለሚረዱን ነው። ስለዚህ

የቤት እንስሳ አለ ብለህ ለጠየቀኝ ጥያቄ አዎ የቤት እንስሳ አለኝ የቤት እንስሳ ያሉኝ ሁለት ናቸው አንደኛው ውሻ ሲሆን ሌላኛው ደግሞ ከብቶች ናቸው። ያው ያሉኝ የቤት እንስሳቶች የውሻን ልጀምርልህ ከውሻ ውሾቼ ብዙ ናቸው ስማቸውም ማክስ ሊሊ ሀቺ እና ናንተውንግ ናቸው ናንተውንግ ናቸው ስለዚህ እነዚህ የቤት እንስሳዎች እነዚህ ውሾች የሚገርምህ ነገር በጣም ብዙ ጥቅም ነው የሚሰጡኝ። ውሻን ለማ ስታሳድግ ያው በጥ በጣም ብዙ ጥቅም ነው የምታገኘው ውሻ በህይወትህ ውስጥ ልታሳድገው የሚገባ የቤት እንስሳ መካከል አንዱ ነው። ውሻ እውነተኛ ዘመድ ነው እንደ ሰው በለው ሰው እንኳን ሊከዳክ ይችላል። ውሻ ግን በ ባቀረብከው መጠን እሱ እምነቱን እየጨመረ የሚሄድ ነው። ስለዚህ ውሻን ማንኛውም ሰው ቢያሳድገው ጥቅም ይኖረዋል ብዬ ነው የማስበው። ይጠቀማል ብዬ ነው የማስበው። ስለዚህ ውሻ የሚገርምህ ውሻ ቤትህን ይጠብቃል። ቤት ይጠብቃል እንደገና ደግሞ የተለያዩ እምነት ያለው የሚታመን ነው። ውሻ ህ ምንም ማድ ብታደርገው ወይም ደግሞ ምንም ነገር ብት ብታደርገው አንዴ ካመነክና ያንተ ያንተ ጠባቂ ከሆነ ምንም አይነት ነገር እንትን አይልም። ስለዚህ ውሾች ከሰው በላይ እምነት ያላቸው ባለቤታቸውን አጥብቀው የሚወዱና የሚ የሚንከባከቡህም ጭምር ነው። ውሻ አንዴ ከ ማሳደግ ከጀመርክ። ያንተን ጠረን በፍ በፍጥነት የሚለምድ አሽትቶ ብዙ ነገር ማወቅ የሚችል መጥፎ ነገር ሲመጣ ከሩቅ የሚናገር እና አንተን አስቀድሞ የሚጠብቅህ መጥፎ ነገር ካለ ራሱ የማይቀመጥ ልቡ የሚነግረው ነው። እና ውሻ በጣም በጣም በጣም ጥሩ ነገር ነው። ውሻን ማሳደግ በጣም ጥሩ ነገር ነው ብዬ ነው ም የምመክረው። ያ ውሾች ሲበዙ ከባድ ነው ግን ያው አንድ ውሻ በጣም ጥሩ ነው። አንድ ውሻ የቤት እንስሳ ማሳደግ እኔ እንኳን ብዙ ናቸው ያሉኝ ይገርምሃል በጣም አድክመውኛል እውነት ለመናገር የነሱም ምግብ እንደገና ደግሞ እንትናቸውን ቤታቸውን ማጽዳቱ ምን ማለቱ እነሱን መንከባከቡ ማጠቡ ምናምን በጣም ከባድ ቢሆንም ግን ያው ያላቸው ፍቅርና አክብሮት እንድትገዛላቸው ያደርግሃል። ሌላኛው ከብት ነው። ከብቶቼ እንግዲህ ቤት ካሉኝ የቤት እንስሶች መካከል ከብቶች ናቸው። ከብቶች ያው ለብዙ ነገር ይጠቅማሉ ከብቶች የዋህ የሆኑ እንስሳቶች ናቸው። አንደኛ ያው በአለም ላይ በጣም ተወዳጅ የሆነ ምርት የሚሰጡት እነሱ ናቸው ወተት ወተት ከከብቶች ነው የሚገኘው። እና ወተት ለልጆቼ በቀላሉ አገኛለሁ ወተት ልጆቼ እንዲጠጡ እርጎ አሬራ እና አይብ በቀላሉ እንዲያገኙ ይረዳቸዋል። ስለዚህ እንደገና ደግሞ በተጨማሪ የገቢ ምንጭ ይሆናል። ወተት ወተቱን ሸጠህ የንሮህን መደገፍ ትችላለህ። ኑሮህን መደገፍ ትችላለህ የገቢ ምንጭ ይሆናል። እንደገና ስለዚህ ወተት ላሞችን ማሳደግ በጣም ጥሩ ነው እላለሁ። እሺ ሌላኛው ደግሞ ምን መሰለህ? ወተት እንደ ልብህ ስታገኝ ልጆችህ በቀላሉ ወተት ማግኘት እችላለሁ አ አሬራ መጠጣት ይችላሉ እርጎ መጠጣት ይችላሉ። ለአእምሮ እድገት በጣም ጥሩ የሆነውን እርጎ ለአጥንት ጥንካሬ በጣም ጥሩ የሆነውን ወተት በመጠጣት እንደገና ደግሞ በተለያየ ምግብ ውስጥ በመጨመር ልክ እንደ ምግብ ፍጆታም ደግሞ መጠቀም ትችላለህ። ምክንያቱም ወተት ካለ ትንሽ በርበሬ ጠብ አድርገህ በእርጎ መብላት ይቻላል ስለዚህ ልጆችህ በቀላሉ ምግባቸውን መብላት ይችላሉ ማለት ነው። ስለዚህ እንደዚህ እንደዚህ አይነት በጣም በጣም በጣም ትልልቅ የሆነ ጥቅም ነው። ያላቸው ሌላ ደግሞ ከራሱ ከ እንትን ከወተት አ ቂቤ ታገኛለህ ቂቤ ደግሞ በጣም ውድ የሆነ ነገር ነው። ስለዚህ እሱንም ሸጠክ ሌላ ተጨማሪ የገቢ ምንጭ ሊኖርክ ይችላል። እና እንደዛ ብታደርግ በጣም ጥሩ ነው። ሰዎች ሁሉ እነዚህን ሁለት በጣም ምርጥ የሆኑ የቤት እንስሳቶች ማርባት ይችላሉ። ኑሯቸውን መደገፍ ሀሳባቸውን ሼር ማድረግ ይችላሉ። ስለዚህ ሰው ሁሉ በተቻለው መጠን እነዚህ ሁለት በጣም ጥሩ የሆኑ የቤት እንስሳቶችን እንትን ቢሉ ቢያረቡ ወይም ቢንከባከቡ ለራሳቸውም ተጠቅመው እንደገና ደግሞ እንስሳቶቹንም ማርባት ይችላሉ። ስለዚህ ውሻ በጣም ታማኝ የሆነ ነው። ላሞችም ደግሞ በጣም የዋሆች ናቸው ሁ

ወድየትኛው? ቦታ ሄደህ ታውቃለህ ላልከኝ ያው ጥያቄክ ወደ የትኛው ቦታ ጎብኝተህ ትሄዳለህ አውቀሃል ምናምን ሄደህ ታውቃለህ የሚለውን ጥያቄ ያው እመልስልሃለሁ። እኔ በአንድ አጋጣሚ ወደ ትግራይ ወይም ደግሞ ወደ ሰሜኑ የኢትዮጵያ ክፍል ሄጄ ነበር። እና በዛን ጊዜ ያየሁት ነገር ያየሁትን ነገር አጠር አድርጌ እነግርሃለሁ። የሄድኩት ሄጄ አውቃለሁ የሄድኩትም የ የኢትዮጵያ ክፍል ወይም ደግሞ ትግራይ የሚባለው ክፍል ነው። የሄድኩት እና እዛ አካባቢ መጀመሪያ ያረፍኩት መቀሌ የሚባል ከተማ ውስጥ ነው። መቀሌ ያው ከጥንታዊ ከተማ ከሚባሉ ከተሞች መካከል የምትመደብ ከተማ ናት። እዛ ሲሄድ ከተማዋ ውብና በጣም የምታምር አስፋልቶቿ መንገዶቿ እጅግ በጣም የሚያምሩ ሰፋፊ ፎቆቿ ደግሞ ከመንገዱ በጣም ብዙ ርቀት ያላቸው ሆነው አግኝቻቸዋለሁ በጣም ነው የሚያምሩት። እና በዛ በጣም ተደንቄያለሁ ምክንያቱም ከተማዋ በጣም ትልቅ ከተማ ሳትሆን ነገር ግን የመሰረተ ልማቷ እጅግ የሚያምር እውነት ለመናገር አንድ በጣም ትልቅ ከተማ የሚባል እና ዘመናዊ ከተማ የሚባል ከተማ ያለውን ያለውን እንትን ያሟላችሁ ወይም ያለውን ማለት መስፈርቶች ያሟላሽ ከተማ ናት ብዬ አይቻታለሁ። ከዛ ሲቀጥል እዛው ትግራይ ውስጥ ከሁለት ቀን ከሶስት ቀን በኋላ እዛው ትግራይ ውስጥ ከትግራይ ወደ መቶ ኪሎ ሜትር የሚርቅ ወይም ከመቀሌ መቶ ኪሎ ሜትር ያህል የሚርቅ አድዋ የሚባል ከተማ ላይ ደግሞ ሄጃለሁ። አድዋ ከተማ ያው እንደ ስሟ አድዋን የማያውቅ የለም። አድዋ ማለት የአድዋ ጦርነት የተካሄደበት ሙሉ አፍሪካ ነፃ የወጣበት ወይም ምክንያት የሆነ የአድዋ ጦርነት የተካሄደበት ቦታ ነው። የአድዋ ጦርነትን የማታውቀው ከሆነ ትንሽ ልንገርህ የአድዋ ጦርነት በጣሊያንና በአጼ ቴድ በአጼ ሚኒሊክ መካከል የተደረገ የ የነጻነት ወይም የሉዓላዊነት ጦርነት ነው። እና በዚህ ጦርነት ላይ ያው ለመጀመሪያ ጊዜ አፍሪካኖች ነጮችን ያሸነፉበት ነጮችን ያሸነፉበት ነው። እና ነጮችን ያሸነፉበት ነው። እና ይህ የ የጦርነት ለሁሉም አፍሪካ ነፃ መውጣት ምክንያት የሆነ ጦርነት ነው። ስለዚህ ይህንን ከተማ ደግሞ ለማየት እና የተሰራለትን የመሬት ማስታወሻ ወይም ላንድማርክ የምንለውን ለማየት ችያለሁ። ይህ የ የአድዋ ማስታወሻ ሀውልት ወይም ደግሞ የመሬት ማስታወሻ የተሰራለት እዛው አድዋ የሰንሰለታማ ተራሮች ላይ ነው እዛ አካባቢ ያሉ የተራሮች ቅርጽ ሰንሰለታማ ተራራ የሚባለው አይነት ነው። ስለዚህ ይህ ሰንሰለታማ ተራራ የሙሉ አፍሪካውያኖችን ህይወትና የነጻነት ትግል የያዘ የያዘ ነውና የሚናገር ነው። ከዛ በኋላ አለም የተደነቀበትን ያንን ጦርነት የተካሄደበትን ቦታ በማየቴ በጣም ደስታ ተሰምቶኛል። አድዋ አድዋ ለሙሉ አፍሪካዊ ለኢትዮጵያኖች ኩራት ለሙሉ አፍሪካዊዖች ደግሞ የነጻነት ተምሳሌት ሆኖ ያገለግላል። እስከዛሬ ድረስ አድዋን በክብር እንዘክራለን። ሌላኛው ከተማ ደግሞ የሄድኩት አክሱም ነው። አክሱም አክሱም አክሲዩም ጽዮን ያለችበት የአምላክ ግም የተሰቀለበት ግማደ መስቀሉ ያለበት ቦታ ነው። ስለዚህ ይህንን ቦታ ለማየት በመታደሌ በጣም በጣም በጣም ደስተኛ ነኝ። አክሱም በአክሱም ዘመነ መንግስት የተሰራ የሚገርም ከአንድ ከአንድ ሀውልት ተፈልፍሎ የተገኘ በድንቅ ጥበብና በድንቅም ስነ ጥበብና በአስገራሚ ቅርጻ ቅርጽ እየተሞላ ከአንድ ድንጋይ ተፈልፍሎ የተገኘ የድንጋይ የድንጋይ ቅርጽ ነው። ይህ ይህ የድንጋይ ቅርጽ ለአለም ኢትዮጵያ የነበረችበትን የሶስት ሺህ አመት ታሪክ የሚናገር ህያው ምስክር ነው። ይህንን በማየቴ በጣም ደስ ብሎኛል። የዛው ቦታ ላይ አክሱም ጽዮን ደግሞ አለች። አክሱም ጺዮን ግማደ መስቀሮ ያረፈባት የእመቤቴ ቤተክርስቲያን ናት። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ናት። ይህ ቤተክርስቲያን በየአመቱ አክሱም ጽዮንን ያከብራል ከአለም ላይ የሚገኙ ክርስቲያኖች በጠቅላላ

አሁን የምሰራው ስራ ያው የማስተማር ስራ ነው እና አስተማሪ ነኝ በዚህ ስራ ላይ በጣም ለረጅም ጊዜ ቆይቻለሁ የሂሳብ አስተማሪ ነኝ። የሂሳብ አስተማሪ ሆኜ ለብዙ አመት አንድ ከአስር አመት በላይ አስተምሬያለሁና ያው የማስተማር ስራ። ምንድነው? በጣም አትኩሮቱን የሚፈልግ እንደገና ደግሞ ራስህን ደግሞ ሁል ጊዜ ከካለው ነገር ጋር ራስህን እያገናዘብክ መሄድ አለብህ ወይም ራስህን አንድ ላይ ማስኬድ አለብህ። ምክንያቱም ተማሪዎቹ ከቴክኖሎጂ ጋር በጣም እየተዋወቁ በሄዱ ቁጥር እንደገና ደግሞ ቴክኖሎጂ በጣም እየተራቀቀ በሄደ ቁጥር አንተ ራስህ በዛ ቴክኖሎጂውን በደንብ አድርገህ ማወቅ መሰልጠን መቻል አለብህ። እና ሁል ጊዜ ራስህን ማብቃት ሁል ጊዜ ራስህን በቴክኖሎጂ ማነጽ ከተማሪዎቹ የተሻልክ መሆን እና በየጊዜው በየጊዜው ማንበብ መቻል አለብህ። አለበለዚያ ከቴክኖሎጂ ጋር ያለውና መጽሐፍ ላይ አንተና ቴክኖሎጂው በጣም እየተራራቃችሁ ልትሄዱ ትችላላችሁ። ስለዚህ በተቻለ መጠን ሁል ጊዜ ማንበብ የአስተማሪ ግዴታው ነው። በደንብ አድርጎ አምብቦ አመዛዝኖ መሄድ አለበት። አለበለዚያ አለበለዚያ አስተማሪው ትክክለኛ የሆነ መረጃ ለመም ለተማሪዎቹ ላያቀርብ ይችላል። ስለዚህ ተማሪዎቹ ደግሞ እንዳልኩህ ተማሪዎቹ ደግሞ ከእሱ በተሻለ ለቴክኖሎጂ ምን ሊሆኑ ተጋላጭ ሊሆኑ ይችላሉ። ስለዚህ አንተ በተቻለ መጠን ተማሪዎችህን ምን ማድረግ አለብህ ቀድመህ መገኘት አለብህ። ቀድመህ ካልተገኘክ ለአስተማሪነትህም ዋጋ ያሳጣዋል። ሁል ጊዜ ማንበብ ሁል ሁልጊዜ ማንበብ ማንበብ ማንበብ ያስፈልጋል። ምክንያቱም ማንበብ ሙሉ ሰው ያደርጋል። ማንበብ ብዙ እውቀትን ያስገኛል። ማንበብ የተሻለ ሰው ያደርጋል። ስለዚህ ካነበብክና የተሻለ ሰው ለመሆን ከጣርክ ከተማሪዎች የተሻለ ከሆንክ ጥሩ አስተማሪ መሆን ትችላለህ ማለት ነው። ስለዚህ እንደ ጥረትህና እንደ ድካምህ ምን ይሆናል? መምህር በእውነት ለመናገር በጣም ደክሞ ለፍቶ ህይወቱን ለተማሪዎች ሰጥቶ ነው የሚኖር ነው። እና በተቻለ መጠን ደግሞ እንደዚህ አይነት ህይወታቸውን ለተማሪዎች የሰጡ መምህራን ናቸው የሚያስፈልጉት። እና በተቻለ መጠን እንደዛ አይነት ሰው ለመሆን መጣር ነው። እኔ እንደ ብዙ አመት የማስተማር ልምዴ ብዙ አመት የማስተማር ልምዴ በተቻለኝ አቅም ከተማሪዎቹ ቀድሜ ለመገኘት እና ብዙ ነገር ለማንበብ እጥራለሁ። አለበለዚያ ለኔም ሆነ ለተማሪዎቹ ትክክለኛ የሆነ መረጃ ላላቀብላቸው እችላለሁ። እና ተገቢ የሆነውን ነገር ለመስጠት እኔ መጀመሪያ በደንብ አድርጌ ከተማሪዎቼ በላይ ሆኜ ተምሬ ራሴን አብቅቼ መገኘት አለብኝ። ስለዚህ በየጊዜው የሚሰጡትን የሚሰጡትን እንትኖች እነዚህ ስልጠናዎች እንደገና ደግሞ የእውቀት ማሳደጊያ ማሻሻያ ስልጠናዎች በመውሰድ በተቻለ መጠን ራስን ማብቃት ያስፈልጋል። ምክንያቱም ማስተማር ትውልድን መቅረጽ ነው። ትውልድን ደግሞ ስትቀርጽ በተቻለ መጠን አንተ ምን መሆን አለብህ ትክክለኛ መሆን አለብህ ትክክለኛ መሆን ካልቻልክ ትውልድን እንዴት አድርገህ መቅረጽ ትችላለህ? ስለዚህ ጎበዝ እና ሀላፊነት የሚሰማው መምህር መሆን አለብህ። አለበለዚያ ትጎዳለህ ትውልድን ትጎዳለህ ትውልድን ትገድላለህ። ስለዚህ በተቻለ መጠን በሰውም በእግዚአብሔርም እንዳትጠየቅ በተቻለ መጠን ራስህን በደንብ አድርገህ ማብቃት ነው። ይሄ ትውልድን የማብቃት ስራ ስለሆነ ነው። እንደዚህ የምልህ ተግባብተናል አይደል? ስለዚህ በተቻለኝ መጠን እኔን ትውልዱ የተሻለ ነገር እንዲያገኝ እጥራለሁ እለፋለሁ። እሱ ተማሪዎቼም ደግሞ ጎበዞችና ትሁቶች ናቸው። እና ይሄንን የምልህ ነገር ምንድነው? መምህራን ራሳቸውን የማብቃት ግዴታ አለባቸው። ስለዚህ ማንኛውም መምህር በተቻለው መጠን የተሻለ መምህር ለመሆን በየቀኑ ማንበብና ራሱን ማብቃት መቻል አለበት። አለበለዚያ ተማሪዎቹን ሊጎዳ ይችላል ትውልድንም ሊገድል ይችላል ማለት ነው። በተቻለም መጠን ሁሉ መምህር

ስለ ልጅነትህ የመኖሪያ ቤት ንገረኝ ላልከኝ የመጀመሪያ ስለ ልጅነትህ በመኖሪያ የመኖሪያ ቤት ንገረኝ የልጅነቴ የመኖሪያ ቤት ንገረኝ ነው ያልከኝ። በልጅነቴ ያደግኩት ቆቃ የሚባል ሀገር ነው። አሁን የምኖርበት ሀገር አይደለም። እና አገሪቷ ትንሽዬ ከተማ ናት በጣም ትንሽ የምትባል። በውስጧ ግን ትልቅ ቤተ መንግስትና የቆቃ ሀይል ግድብ ማመንጫ ወይም ደግሞ የቆቃ ኤሌክትሪክ ሀይል ማመንጫ ግድብን የያዘች። ትንሽ ሆና በጣም ብዙ ብዙ ነገር የምታደርግ ወይም ደግሞ ለሀገሪቱ እንደ እንደ ዋና እንደ ዋና ሀገር ናት። ምክንያቱም ሀገሪቱ የሀገሪቱን ዋና ግድብ ያያዘችው እሷ ናት። እና በልጅነቴ ነው ይሄ የሆነው። ግን ያው ከሀገሪቱ እንደዛ እኛ በምንኖርበት ጊዜ ወይም በምናድግበት ጊዜ። ያው አባቴ መምህር ነበር። እና በሰአቱ የመምህራን ግቢ ውስጥ ነበር የምንኖረው የዛ የመምህራን ግቢ ውስጥ። እዛ የመምህራን ግቢ ውስጥ ግን ግቢው በጣም በሳር የተሸፈነ እንደገና ደግሞ ዙሪያውን ደስ የሚል ጫካ ያለው እና የትምህርት ቤቱ ትልቅ ሜዳ የነበረበት ነበረ። እና ትምህርት ቤቱ እና እኛ የምንኖርበት ወይም ግቢ የተያያዘ ነው። እና እዛ ግቢ ውስጥ በጣም የሚያምር ትልልቅ ዛፍ ያለበት እና ቤታችን ደግሞ ያው በዛ በትምህርት ቤቱ ወይ የመንግስት በትምህርት ቤቱ የመንግስት ቤት ውስጥ ነበር የምንኖረው ማለት ነው። ስለዚህ እዛ ቤት ውስጥ ስንኖር ቤቱ እጅግ የሚያምር ብዙ ነገር የተሟላለት ነበረ። ኩሽናውም ሻወር ቤቱም ሁሉ ነገር መታጠቢያ ቤት አለው። ሁሉ ነገር ያለው ቤት ነበር። እና እዛ ስንኖር ደስ የሚል ነበር። እና የጓሮ አትክልት አለን በጣም ትልልቅ ማንጎ አለን መንደሪን እንደገና የሙዝ ዛፍ ነበረን ጌሾ። የዘይት ሆና ይሄ ሁሉ ያለበት ግቢ ነበር። እና በአትክልትና ፍራፍሬ በጣም በጣም ሚጥሚጣ የረሳሁት አጁባ ሀሪቲው ምኑ በቃ ጤና አዳሙ ሁሉ ነገር ያለበት አገዳ ሁሉ ነበረን። እና እዛ ውስጥ በቃ በጣም በሚገርም አትክልትና ፍራፍሬ በዛ ላይ ደግሞ ከብቶች ነበሩን እዛው ግቢ ውስጥ የሚውሉ እና። እውነት ለመናገር በጣም የሚያምርና እውነት የገነት ያህል የሚሰማን። በቃ የምድር ገነት በላት ያቺ ሀገር እና ዙሪያውን በሚገርም ሽቦ ላይ። የማርዬ ጫካ ዙሪያችንን የከበበን እና ዛሬም ድረስ ሳስታውሰው እውነት ለመናገር በጣም በጣም ደስ ይለኛል። እና ያንን ማንጎ አገዳውን እየበላን ጌሾን ደግሞ ያው እናቴ ታስቀረጥፍና ትሸጥ ነበረ እናቴ። እንደገና ደግሞ እዛ ግቢ ውስጥ ያለ መንደሬን ደግሞ። የሙዝ ሙዝ አለ እና ሁሉም አትክልትና ፍራፍሬ ከቤት ነበር የምንጠቀመው። እና እዛ ትልቅ ማንጎ አለን ብዬሃለሁ እዛ ማንጎ። የተለያዩ የውጭ ሀገር ዜጎች ቤተ መንግስት ስለነበረ የውጭ ሀገር ዜጎች ይመጡ ነበር ህንዶች አርመኖች እንግሊዛውያኖች ምናምን ይመጣሉ ቤተ መንግስቱን ለመጎብኘት ማለት ነው። ከዛ የሚያርፉት የት ነው እኛ ግቢ ውስጥ ነው በጣም ስለሚያምርና በዛ ላይ ደግሞ ማንጎ ገዝተውን ይሄዳሉ። እዛ የሚመጡ ጎብኚዎች በጠቅላላ እኛ ግቢ መጥተው። ማንጎ ገዝተው ማንጎን አድንቀው ምን ብለው ግቢውን አድንቀው በቃ በጣም ወደውት ብዙ ሰዓት እዛ ዛፍ ስር ቁጭ ብለው። ደስተኛ ሆነው ነበር የሚሄዱት እና። ያ ነገር እኔ ራሴ ዛሬ ድረስ የሚሰማኝ ስሜት ነው በጣም የምወደው። እውነት የሰው ልጅ ከኖረ። ሁሉን ሀገር በእጁ ነው እጃችን ስለሰራ ነው ያንን ያገኘነው እና። ውሃ ደግሞ ቀጥታ ያትክልት ውሃ ቤታችን ድረስ ሲመጣ ነበረ በቧንቧና ያያ ተደማምሮ አካባቢውን በጣም አረንጓዴና ለምለም አድርጎት ነበር። ሌላ በዛ ጊዜ የምንጫወተው ጨዋታ የሰፈር ልጆች ተሰብስበን ቅዳሜ ቅዳሜ እኛ ግቢ ነበር የምንጫወተው። ዥዋ ዥዌ እንጫወታለን ሰኞ ማስገኘው መሃል በገባ እንጫወታለን። እንደገና ደግሞ ቢሽዋ እንጨዋታለን የማንጨዋታውን ነገር ብቻ ጠይቀኝ በቃ እና። የሆነ እስከዛሬ ድረስ ሳስታውሰው አሁን እንደ ፊልም ነገር ነው የሚመስለኝ። በቃ እና ግቢው አረንጓዴነቱ በቃ ከአመት እስከ አመት አረንጓዴ ነው። እና የማስታውሰው ይሄንን ነው በድሮ

በአደባባይ መናገር ትችላለሽ? ወይ ብለህ ለጠየከኝ ጥያቄ አዎ በደንብ ነው መልሴ በአደባባይ መናገር እችላለሁ። ራሴን መግለጽም እችላለሁ ምክንያቱም ያው ሳድግ ባይ ዘ ዌይ በመሰረቱ ያው ብዙ ጊዜ በአደባባይ ድፍረት ወይም ደግሞ በአደባባይ ወጥቶ መናገር ከአስተዳደግ የሚመነጭ ነው። ብዙ ጊዜ ቤተሰቦቸ የሚያዳብሩት ወይም ቤተሰቦችህ የሚሰጡህ ነገር ነው። ምክንያቱም አንተ በሰዎች ፊት በስታድግ ደግሞ በክፍል ውስጥ የምትናገር ከሆነ በቀላሉ በአደባባይ ላይ መናገር ቀላል ይሆንልሃል። ስለዚህ በአደባባይ ላይ መናገር የቻልኩበት ምክንያት ከልጅነቴ ጀምሮ አስተዳደጌ ቤተሰቦቼ ከትምህርት ቤት ስመጣ የዛሬው ትምህርታች ምንድነው ምን ተምረሻል ወጥተሽ እዚህ ጋር አስረጅን ተናገሪ ስለሚሉኝ እሱን ወጥቼ አስረዳለሁ እናገራለሁ። ሌላ ደግሞ ያው አባቴ ደግሞ ያደንቀኛል ያጨበጭብልኛል። ከዛ በኋላ ደግሞ ክፍል ውስጥ ደግሞ መምህራኖቼ ምንባብ ያስነብቡኛል እንደገና ደግሞ ወጥቼ ክርክር አደርጋለሁ። እንደገና ደግሞ ንግግር ከሁለት ሰዎች ጋር ለንግግር ምናምን አደርጋለሁ እና ያ ያ ነገር ዛሬ ላለሁበት አደባባይ ላይ ወጥቶ የመናገር ድፍረትን ሰጥቶኛል። ስለዚህ በአንድ ቀን የሚመጣ ነገር አይደለም። ለምሳሌ አንድ ሰው ምንም አደባባይ ወጥቶ የማያውቅ ሰው በአንድ ቀን መጥተህ ወይ ይሄንን ንግግር አድርግ ብትለው ሊርበተበት ሊሽማቀቅ ወይም ደግሞ ላብ ላብ ሊለው ይችላል። ነገር ግን ከልጅነትህ ጀምሮ እያዳበርከው እያዳበርከው የምትመጣ ከሆነ ግን በቀላሉ በማንኛውም አደባባይ ላይ መናገር ትችላለህ ራስህን መግለጽ ትችላለህ። እንደገና ደግሞ ምንም አይነት ፍራቻህን ታስወግዳለህ። ስለዚህ አደባባይ ላይ ወጥቶ መናገር ወይ የደቂቃዎች ነገር አይደለም አብሮህ ማደግ አለበት። አንተ ደግሞ ያንን ነገር አውቀኸው ሳይሆን ቀስ በቀስ እየተላበስከው ትሄዳለህ ማለት ነው። ስለዚህ በአደባባይ ላይ ለመናገር የግድ ምን መሆን አለበት? ከልጅነትህ ጀምሮ በትምህርት ቤት በቤተሰብ ፊት እንዲሁም ደግሞ በትንንሽ ስብሰባዎች እዛው ሰፈር ላይ ልምምድ ማህበር በሚዲያ ሚዲያ ላይ መናገር ፕሮግራሞችን መስራት ማቅረብ ከቻልክ በአደባባይ ላይ መናገር በጣም ቀላል ይሆናል ማለት ነው። ሌላኛው በአደባባይ ላይ የምትናገረው ነገር ምንድነው? የሚለው ነገር ደግሞ ወሳኝነት አለው ያገኘውን ነገር ሁሉ አደባባይ ላይ ወጥተህ መናገር አትችልም። ምክንያቱም አደባባይ ላይ የሚወጣ ነገር በጣም ብዙ ሰው ስለሚያዳምጥህ። ሰዎች መጠንቀቅ አለብህ ምላስህን መከርከም አለብህ ምላስህን የማትከረክም አፍህን የማትከረክመው ከሆነ ግን ሰዎችን የሚያስከፋ ንግግር ልትናገር ትችላለህ። ሰዎችን የሚያስቀይም የሚያሳፍር አንተንም ደግሞ ዳግመኛ ወደ መድረክ እንዳትወጣ የሚያደርግ ነገር ልትናገር ትችላለህ። ስለዚህ በደንብ አድርገህ መጠንቀቅ መቻል አለብህ። የአደባባይ ወሬ በጣም ጥንቃቄ ወይም አደባባይ ላይ መናገር ንግግር ማቅረብ በጣም ጥንቃቄ የሚፈልግ ነገር ነው። ምክንያቱም ብዙ ሰዎች የሚሰሙት ምናልባትም ደግሞ በሚዲያ ላይ ሊለቀቅ ሊችል ይችላል። ወይም ደግሞ በጣቢያዎች ላይ የተለያዩ ጣቢያዎች ላይ ሊለቀቅ ይችላል። ይሄ ደግሞ ሰዎችን ሊያስከፋ ይችላል። ጎሳ ሊያስከፋ ይችላል። ሊያስደስትም ይችላል ማስደሰት እንዳለው ሁሉ ማስከፋት ሊመጣ አይችልም። እና እንደዚህ አይነት ነገሮች በጣም በጥንቃቄ ማየት ያስፈልጋል። በተቻለን መጠን የምንናገረው ነገር የመጣንበትን አላማ ላይ ብቻ መወሰን አለበት። ሌላው ደግሞ የምንናገረውን ነገር ከጭብጡ እንዳንወጣ በደንብ ጽፈን እዛው ብቻ ማለት ሀሳቡን አጠር አድርገን ጽፈን ከሀሳብ እንዳንወጣ ይረዳናል። ስለዚህ ንግግር ስናደርግ መጀመሪያ በአጭሩ መጻፍ አለብን። የምንናገረውን ነገር ማወቅ አለብን። በአጭሩ ከጻፍነው በኋላ ምን እናደርጋለን? ከዛ ከዛ ነገር እንዳንወጣ ልካችንን ማወቅ መቻል አለብን። አለበለዚያ ልካችንን ካላወቅን በጣም ይንቦረቀቅና አንደኛ ከሀሳብ ውጪ ሌሎች ነገሮችን እናወራለን። ሁለተኛ ደግሞ ሰዎችን የሚያስቀይም ንግግር ልንናገር እንችላለን። ምክንያቱም ያላሰብነውን ነገር ከተናገረን ሰዎች በመሃል ሊቀየሙን ይችላሉ። እና ይሄንን በደንብ መጠንቀቅ ያስፈልጋል። በተቻለ መጠን የምናወራውን ነገር በትንሹም ቢሆን ጽፈን ገደባችንን አውቀን